እሺ እኔ የምኖረው ያው ማለቴ ቤተሰቤ እንትን ነው ትንሽ ፋሚሊ ነን ማለትም ትንሽ ቤተሰብ ነን ማለትም። አያቶቼ ወንዱና ሴት አያቴ እንትን እኔ አለው እህቴ አለች እናም ደግሞ ሁለት እህት አለኝ ከዛ ደግሞ አክስት አንድ አክስት እንደዛ ነው ስድስት ነን አጠቃላይ ስድስት ሆነን ነው የምንኖረው። እንግዲህ ያው እናቴና አባቴ እንትን ነው አዲስ አበባ ነው ማለት ፋዛሬ አባቴ አዲስ አበባ ነው የሚኖረው። ሌላ ደግሞ ያው እንግዲህ የምንኖረው ከአያቶቻችን ጋር ነው ሌላ የምንኖረው ያው ከአያቶቻችን ጋር ነው። የእህቴ እንትኗ ስሟ ረደኤት ይባላል። ሌላኛዋ ደግሞ ታላቅየዋ እሷ ቤተሌሄም ትባላለች። እኔ ልዑል እባላለሁ። የ አያቴ ወይ የወንዱ የአያቴ ስም አማረ ነው የሴቷ አያቴ ስም እንትና ነው። እቴ ነሽ ይባላል የአክስቴ ስም ደግሞ ሰናይት ትባላለች። እንትን ነው ከዛ ሌላ ደግሞ ያው አያቴ አሁን ጡረታ ወቷል እና የሚሰራው ድሮ አናጺነት ነው። ሌላ ደግሞ እኛ እንትን የምንተዳደረው ደግሞ በ እንጀራ ምናምን በመሸጥ ነው። እኔ ያው የአስራ ሁለተኛ ክፍል ተማሪ ነኝ። አክስቴ አክስቴም ያው በመንግስት አራተኛ ነች። ታላቋ እህቴ እሷ አሁን በዩኒቨርሲቲ ተመርቃ አሁን እንትን ነው ይሄ አሁን ይሄ ልጆችን ነው አሁን የምታስጠናው ለጊዜው ልጆችን ነው የምታስጠናው። ከዛ እህቴም ደግሞ አሁን ሌላኛው ታናሽዬዋ እሷ ያው ሁለቱም ከእኔ እንትን ናቸው ከእኔ ያው ይበልጣሉ ግን ያው አንደኛው ታናሽ ነች እሷ ደግሞ ዲፕሎማ ነው የምትማረው። ያው እንደዛ ነው እኔም አስራ ሁለትኛ ክፍል ነኝ። በቃ እንደዛ ነው።

በመስመር ላይ በመስመር አዎ በመስመር ላይ በደንብ ነው የምማረው እኔ ያው የአስራ ሁለተኛ ክፍል ተማሪ እንደመሆኔ መጠን። ብዙ የሚያስረዱኝን ብዙ ለኔ የሚጠቅሙኝ ነገሮችን በቪዲዮ ነው የምመለከተው። በኮርስ ነው የሆነ ኮርስ አለ ኮርስ ያንን ኮርስ ገዝቼው ነው የምማረው እና በዛ ያን ኮርስ ደግሞ ያው ዳውንሎድ አድርጌም አውርጄም መጠቀም እችላለሁ። በመስመር ላይ ማየት እችላለሁ ግን እኔ ሞር ያው ገና እስከምወርድ በመስመር ላይ ለመማሩ እና ይሄን በመማሬም ደም በጣም ብዙ ጥቅሞችንም አገኛለሁ። ኮርሱ በጣም አሪፍ ነው ያው እንደሚታወቀው የአስራ ሁለተኛ ክፍል ተማሪ ስለሆንኩኝ። በእንትን አስራ ሁለተኛ ክፍል ተማሪ ስለሆንኩኝ እኔ ከዘጠኝ እስከ አስራ ሁለት ነው የምንፈትነው እና። ያ በጣም ያም ደግሞ ከመጽሐፍ ማንበብ ምናምን በጣም ከባድ ይከብዳል በጣም አስልቺ ነው በጣም ይከብዳል በጣም ብዙ ነው ሰፊ ነው በአንድ አመት ውስጥ አያልቅም። ኦረዲ አሁን ደግሞ አጋምሰነዋል አመቱን እና እነሱ ምንድነው የሚያደርጉት? ያ ኮርስ ምንድን ነው ለኔ አሪፍ የሆነው። እንትን ይሆናል። አንደኛ ነገር አሳጥረው በተሻላቸው መጠን ኢንተራንስ ቤዝድ የሆነ ኢንተራንስን መሰረት ያደረገ ትምህርቶችን ነው የሚያስተምሩን። በዛም ያው ታይምም ትንሽ ሴቭ ያደርጋል። ሰዓት ይቆጥባል ሌላው ደግሞ በዛ እዛ ዙሪያ ያንን ትምህርት ከጨረስን በኋላ የመለማመጃ ጥያቄዎች አሉ እሱን እንሰራለን። ኖቶች አሉ እነሱን እንከልሳለን። ከዛ በሳምንቱ ደግሞ እንትን ነው የምናደርገው ወይም በዛ ዙሪያ በዛ ባጠናነው ዙሪያ አለ አይደል በዛ ባጠናነው ዙሪያ የኢንትራንስ ጥያቄዎችን እሁድ እሁድ ይፈትኑናል ማለት ነው። በዛ አሪፍ ነው። ሌላም ደስ የሚለው ነገር ከሰከንድ ሴሚስተር በኋላ ማለትም ከሰባተኛ ወር በኋላ አሁን ኦሬዲ ስድስተኛ ወር ላይ ነን። ከዘጠኝ እስከ አስራ ሁለት አድርገው ነው። ሊከልሱ እንትን ያሉት ማለት ነው ሊከልሱ ያሰቡት። ስለዛ ያው በጣም አሁን ቀድሞ እንግዲህ አስራ አንድ እና አስራ ሁለትን እየጨረሱ ነው አስራ አንድ እና አስራ ሁለትን እጨረሱ ስለሆነ። አስራ አንድ እና አስራ ሁለትን ወጥን ሲጨርሱ። ከዛ ደግሞ ሰባተኛ ወር አይ ቲንክ አሁን ሊያልቅ ነው አስራ አንድ እና አስራ ሁለትም እንግዲህ እንደሚታየው ከሆነ። አስራ አንድ አስራ ሁለትም ሊያልቅ ስለሆነ ከዛ ልክ ካለቀ በኋላ ከዘጠኝ እስከ አስራ ሁለት አድርገው ሊከልሱ ነው ያሰቡት። ሊያስከልሱን ከዛ የአስራ አምስት አመት ወይም ደግሞ የአስር አመት ኢንተራንስ ጥያቄ ሊያሰሩን ነው። ያሰቡት እና ይሄ በጣም አሪፍ ነው። ለኔ ከታይምም አንፃር ምክንያቱም አሁን ላይ ቢያንስ ከሶስት በሳምንት እስከ ሶስት ዩኒት እስከ አራት ዩኒት እየጨረስኩኝ እገኛለሁ። ያው አሁን ለጊዜው ብዙ የትምህርት ቤት ሞዴል ስላለብኝ ብዙም እየተከታተልኳቸው አይደሉም። እነሱን ያው ቅድሚያ የምሰጠው በትምህርት ቤቱ ስለሆነ የትምህርት ቤቱ ሞዴል ስለሆነ እነሱ ያን ነው። ያው ግን እኔም የትምህርት ቤቱ ሞዴል ለማጥናት የምጠቀመው ያው የነሱን ነው። በመስመር ላይ ሆኜ ማለት ነው በመስመር ላይ ሆኜ የነሱን ቪዲዮዎችን ለማየት እሞክራለሁ። ጥያቄዎችን ለመስራት የተለያዩ ጽሁፎችን ምናምን ለማንበብ በትንሽ በትንሹ እያደረኩኝ ዋና ዋና ሀሳቦቹን ለመያዝ። የሚይዘው በዛ በእነሱ ነውና ያው በአጠቃላይ ብቻ ያው በመስመር ላይ እነዚህን ኮርሶች እማራለሁ። ሌሎች ደግሞ ያልገቡኝ ሊኖር ከእነሱ ብቻ አለኝ። ሌሎች ያልገቡኝ ነገሮች ምናምን ካሉ ደግሞ በተለያዩ ዩቲዩብ ቲክቶክ ላይ ምናምን ሶሻል ሚዲያ ላይ። የተለያዩ ኮርሶችን የትምህርታዊ ኮርሶችን የሚያግዙኝ ግን ሞር በደንብ ያልገባኝ ነገር ሞር ዲቴል በጣም በዝርዝር ተገብቶ እንድማር። እሱ በጣም ሚጠቅመኛልና። ሞር እንድማር ከፈለኩኝ ደግሞ ሞር በዲቴል በዝርዝር መማር ከፈለኩኝ ደግሞ የተለያዩ ዩቲዩብ ቪዲዮዎችን በማየት በመመልከት በመስመር ላይ እማራለሁ ማለት ነው።

ወደ ስራ ያው እኔ ተማሪ ስለሆንኩኝ ያው ዩኒፎርም ነው የምለብሰው አዲስ ነገር የለም። ዩኒፎርም እለብሳለሁ ሁላችንም እነዛ ምንለብሰው። ሌላው ደግሞ ያው ጫማ ነው ጫማ ልቀያየር የምቀያየረው ነገር ቢኖር ጫማ ነው። ያው ትምህርት ተማሪ እስከ ሆንኩ ድረስ ያው ተማሪ እስከ ሆንኩ ድረስ ዩኒፎርም ነው የምለብሰው እና ዩኒፎርም መቀያየር እንደሆነ አይቻልም። ግን ያው እኛ አስራ ሁለተኛ ክፍል ስለሆነ ነው ያው የራሳችንን ሹራብ አሰርተናል። ያው አሁን ለጊዜው አስራ ሁለተኛ ክፍለ ስኮ ስለሆንን ያኛት ያሰፋነውን ሹራብ ነው የምንለብሰው ማለት ነው። የሹራቡ አንደኛው ሹራብ አለ ውስጡ ደግሞ ቲሸርት ነው። ሹራቡ ያው ከላይ ጥቁር ነው። ውስጥ ደግሞ ያው ቲሸርቱ ነጭ ነው። ደግሞ ያው ጥቁር በጥቁር ነው ብቻ የምንለብሰው እንትን በአጋጣሚም ደግሞ ሱሪያችን ሱሪው አዎ ቲሸርት ብቸ ቲሸርት እና ሹራብን ያሰፋነው እና ሱሪው አላሰፋንም። በአጋጣሚ ደግሞ ያው ጥቁር ስለሆነ ጥቁር በጥቁር ነው እንግዲህ የለበስነው ምን ለብሰው? ሌላ ያው ጫማ ነው እንድንቀያየር የምንችለው ያው ዩኒፎርምን መቀየር ስለማንችል ጫማ ነው መቀያየር የምንችለው። ያው ዩኒፎርሙንም አንዳንዴ ያው ቲሸርት ቲሸርቱን አንዳንዴ ሲሞቀን ቲሸርት እናደርጋለን ወይ ፀሀይ ምናምን ከሆነ የሚያቃጥል ከሆነ በቲሸርት ብቻ አንዳንዴ ደግሞ አየሩ ቀዝቀዝ የሚል አይነት ከሆነና በርድ ከሆነ ያው በርድ ከሆነ ያው ሹራቡን ነው የምናደርገው። በቃ ብቻ ይሀው እንትኑን ነው የማደርገው እኔ ጫማ ነው ለመቀያየር የምንሞክረው። ጫማ ያው ሰኞ ብዙ ጊዜ በእንትን ነው የማደርገው እና በኦርደር ነው በእንትን ነው በተርታ ነው የማደርጋቸው። እና ይኸው ሰኞ ሲሆን እንትና የምል ጫማ አለኝ ኤር ኤር ናይክ አለኝ ኤር ናይክ አደርጋለሁ። ሰኞ እለት ማክሰኞ እለት ደግሞ እንትን አለኝ። ምንድነው ኤር እንትን ነው ስሙ ጠፋብኝ ምንድነው ነበር? ኦል ስታር ኦል ስታር ኦል ስታር ነበር። ኦል ስታር አደርጋለሁ ከዛ ሮብ ደግሞ ኤር ፎርስ አለኝ ኤር ፎርስ አለኝ ኤርፎርስ አደርጋለሁ። ከዛ ሐሙስና አርብ ደግሞ የብራንዳቸዉም እዛው አላውቁም ግን ያበቃኝ ጫማዎች ከድሮ ጀምሮ የማደርጋቸው ጫማዎች ናቸው። ሐሙስና አርብ በቃ እነዛ አደርጋለሁ ማለት ነው እነሱን የደጋገምኩኝ ምናምን ነው የማደርገው። አዎ ልችለው መደገም ምችለው ያው እንደዛ ነው። ያው ቲቶር ሰዓት ግን ልብስ ነው የማደርገው። ቲቶር ሰዓት ማለት ቅዳሜ ቅዳሜ ያው ተጨማሪ ሰዓት ስለምንማር። እንትን ነው የማደርገው ይሄ የማደርገው ያው ጭማሪ ሰዓት ስለሆነ ልብስ ነው። ማለት የቲቶር ቅዳሜ ስለሆነ ቅዳሜ ደግሞ በልብስ መምጣት ስለሚቻል ማረገው ልብስ ነው። ያን ጊዜ ደግሞ ያው በብዛት እኔ የማደርጋቸው ልብሶች እንደ ባጊ አይነት ባጊ ጅንሰን እና ባጊ ባጊ ጄንሰን ባጊ ቲሸርት እና ካርጎ ሱሪ ነው የማረገው። እንዴት የተለያዩ ቃሪያ ሱሪዎችን ምናምን ቱታ አንዳንዴም ደግሞ ቁምጣም ላደርግ እችላለሁ። ብቻ እንደዚህ እንደዚህ እየደረኩኝ ያው ወደ ትምህርት ቤት ስሄድ እነዚህን ዩኒፎርም እና ዩኒፎርም ያው እንዳልኩህ ከሰኞ እስከ አርብ ነው ቅዳሜ ቅዳሜ ደሞ ያው እነዚህ ልብሶች አደርጋለሁ። ማለት ነው።

ስለ ቅርብ ጓደኛዬ። እኔ ሚገርም ነገር ሚገርመው ነገር እኔ ብዙ ጊዜ። በጣም ቤስት የሚባል ጓደኛ የለኝም። ማለትም ከድሮ ጀምሮ ነው። ማለት በትምህርት ቤት ነው በብዛት ጓደኛዬ ሰፈር ውስጥ ምናምን ወይም በሌላ አጋጣሚ ጓደኛ ሊይዝ አልችልም መያዝ የሚመያዝ እድሉ አልነበረኝም። እና ያው። ማለት ቤስት ፍሬንድ የሚባል ወይም የቅርብ ጓደኛ የሚባል ላፈራ የምችለው ትምህርት ቤት ውስጥ ነው። እና በትምህርት ቤት ውስጥ ደግሞ ያው። ይለያያል ያው እንደሌላውም ተማሪ ነው ብቸኛ አይደለም። ግን ያው እንደሌላው ተማሪ ያው እንግዲህ መለያየት ምናምን ይኖራል። አሁን ለምሳሌ። በመከፈልም አለ አሁን እንደ ክላስ አሁን ለምሳሌ ኤለመንተሪ ክላስ ሆኜ እንትን ያልኳችሁ ኤለመንተሪ ክላስ ሆኜ ቅርብ ጓደኛዬ የነበሩት አሁን ላይ አንድ በክላስ ልንለያይ እንችላለን አንድ ይወጣል ከትምህርት ቤት ምናምን እንዴ ምናምን በቃ በጣም ይቀያየራል ያው። ትንሽ በአሁን ሰዓት እንግዲህ አሁን ያው አለኝ ብለው ቤስት ፍሬንድ ያው አብነት ነው የሚባለው ስሙ እሱ። ያው ከአስረኛ ክፍል ጀምሮ እስካሁን እስከ አስራ ሁለተኛ ክፍል አንድ ላይ ነን። ያው ሶስተኛ አመታችን ነው ይሄ። ሌላ ደግሞ ያው ሌሎችም በቃ የምቀርባቸው ጓደኞች ምናምን አብራቸው ምሳ ምበላ። ምናምን ልጆች አሉ በቃ እነሱ አሉ። እንዳልኩህ ነው በቃ እኔ ብዙ እንትን በጣም የሆነ ከሰው ጋር። ከሰው ጋር ሳይሆን እና ያው ስለሚቀያየር በቃ እንትኖቼ ምናምን ያው አብነትን የሚያገኘው በብዛት ትምህርት ቤት ነው። ውጪ አስወጥን ብዙ አንገናኝም። እንደዛ ነው በቃ።